ከ ደሞዝ ውጪ ምን ጊዜም ያው ስራው የኮሚሽን ስራ ስለሆነ አንድ ጉዳይ ባለው ከቁጥር በተወሰነ መንገድ የኮሚሽን ጥቅማ ጥቅም አለ። ሌላ ያው አመት በለው የመጣ ቁጥር ቦነስ ምናምን ይሄ ሲደረጋል። እንደዛ ነው ጥቅማጥቅሞቹ እነዚህ ናቸው ያሉት።

አዎ በሚገባው ምክንያቱም በሁለት ሰዎች ያሉ የመከባበር የግንኙነት ማጠናከሪያ መንገድ ስለሆነ። ምንግዜም መጀመሪያ እጅ መጨባበጥ የግድ ነው። ከየሰላምታ አንዱ ክፍል ስለሆነ ማለት ነው። እና እጨባበጣለሁ እወዳለሁ። መጨባበጥ

የብዙ ጊዜ የምይዘው የፋይል መያዣ ቦርሳ ነው አንዳንድ ዶክመንቶች እምይዝባቸው አሉ። እና የዶክመንት እንደዚህ አንዳንድ ወረቀት እምይዝበትን የነሱን እምይዝበት ቦርሳ ነው የምጠቀመው። እና በዛ መንገድ ነው። ምርጫዬ እሱ ነው።

ቡና መጠጫ የሸልካ የሸክላ እቃዎች ውጤቶችን ነው የምንጠቀመው እንደ የነ ስኒ ጀበና አይነቶችን ስለምንጠቀም አዎ የሽክላ እቃ ውጤቶችን እጠቀማለሁ። በሚገባ እጠቀማለሁ።

ብዙን ጊዜ ያው የሆነ ጸጥ ያለ ቦታ እረፍት ያለበት ቦታ ከተገኘው አሰላስላለሁ። ለምን ለቀጣዩ እንቅስቃሴ አሁንም እማሰላስለው ስለሚጠቅመኝ አሰላስላለሁ።